ወደ መናፈሻ ብዙ ጊዜ አንሄድም ምክንያቱም እኛ ያለንበት ሁኔታ በኢኮኖሚም በተለያየ ነገርም ስለ ማሟላት ስለማንችል ወደ መናፍሻ ቦታ ሁሌ የመሄድ አቅም አይኖረንም ማለት ነው። ምክንያቱም ወደ መናፈሻ በምንሄድበት ሰዓት የምናወጣው ወጭ ብዙ ሊያስወጣን ስለሚችል ያ ደግሞ ለተለያየ ኢኮኖሚያዊና ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውስ ስለሚያስከትል ጊዜ አንሄድም ነገር ግን ያደጉት ሀገራት ምሳሌ እንደ አውሮፓ እንደ ኤሮፕ እንደ አሜሪካ ያሉ ሀገራት ለቫኬሽን ዴይ እያሉ የተለያዩ ቦታዎችን ይዝናናሉ መናፈሻ ቦታ ይሄዳሉ ያሳልፋሉ በርግጥ በቀላሉ ወጪ መናፍሻ ቦታ መሄድ ይቻላል። ለምሳሌ አካባቢዎችን የሚግኝ የተፈጥሮ ቦታዎችን በመጎብኘት ይህንን እድል ደግሞ መንግስት በበቦታዎችን በአሪፍ ሁኔታ ሲያመቻችልን ይሄን ነገር ለማድረግ አሪፍ እድል ስለምናገኝ ቀላል ነው ማለት ነው። ስለዚህ መናፈሻ ቦታ እኔ እስካሁን በህይወት ሃያ አራት አመቴ ነው በሃያ አራት አመት ውስጥ እስካሁን የሄድኩት መናፈሻ አንድ ቀን ሎክ ሁለት ቀን ወይም አንድ ቀን ነው። ሊሆን የሚችለው ስለዚህ መናፈሻ ቦታም መሄድ ደግሞ ያን ያህል ለኛ ለአፍሪካውያን አስፈለጊ በእርግጥ አስፈላጊ ነው ነገር ግን ያን ያህል ካለብን የአሁናዊ ሁኔታ አንፃር አስፈላጊ ነው ማለት አይቻልም። ስለዚህ በአካባቢያችን የተለያዩ ቦታዎችን በመስራት የተለያዩ መናፈሻ ቦታዎችን በመስራት በገንዘብ በሚቆጥብ አማራጭ በመስራት ቢያመቻችልን መንግስት ይሄ አሪፍ ሀሳብ ብዬ አቀርባለሁ። በመቀጠል መናፍሻ ቦታ ግዴታ ትልቅ ሆኖ እንዲሰራ መጠበቅ የለበትም ምክንያቱም እንደ ፓርክ የተለያዩ እንስሳቶችን የተለያዩ ነገሮችን ግዴታ መያዝ የለበትም። የተወሰነ በአካባቢዎች ተፈጥሮአዊ ነገር ካለ እነሱን ብቻ በማስጠበቅ እነሱን ከያዘልን በጣም በቂ ነው እነሱን ተጠቅመን ብዙ ነገሮችን ማድረግ ስለምንችል ማለት ነው። ስለዚህ አሁን ላይ ይሄንን ሀሳብ ለእንዲህ እንዲን እንድንገነባ የድርሻውን ሁሉም ሰው ቢወጣ አሪፍ ነው ብዬ አስባለሁ። ለምሳሌ አሁን እኔ ኢንቨስተር ነኝ ብለን ብናስብ በተለያዩ ተፈጥሮ ሀብቶች ላይ የተለያየ ገንዘብ ሊሆን ይችላል የተለያየ ነገር ኢንቨስት በማድረግ የአካባቢያችንን ሰው ተጠቃሚ በማድረግ እንደጎበኙ ማድረግ ይቻላል። ስለዚህ ያኔ ደግሞ የምንሄድበትን ቀን መጨመር እንችላለን ማለት ነው። አሁን ላይ ሁለት ቀን አንድ ቀን በሳምንት ብንሄድ አእምሮአችን ይታደሳል ውስጣችንን ሰላም ያገኛል ውስጣችን ሰላም አገኘ አእምሮአችን ታደሰ ማለት ደግሞ የሰላማዊ ዜጋ የመገንባት አቅማችን ስለሚጨምር ይሄ ጥሩ ሀሳብ ነው። ብዬ አስባለሁ ስለዚህ ይሄን ለማሳካት ደግሞ ሁሉም ባለድርሻ ካላት መንግስት ሊሆን ይችላል ህብረተሰቡ እንደውም የተለያዩ አካላት በአንድ ላይ ሆነው ጠንክረው ቢሰሩ ይሄ ነገር ይስተከላል ብዬ አስባለሁ። ለምሳሌ ጃፓን ብንወስድ ጃፓን አብዛኛውን ጊዜ የህዝብ ብዛት አለ ነገር ግን የህዝብ ብዛትን እንደዚያ ቢኖርም በተለያዩ ቦታዎችም በማስዋብ ለጉብኝት ክፍት በማድረግ እና ህዝቡ የተለያየ አማራጮችን ተጠቅሞ እንዲጎበኙ በማድረግ የገቢ ምንጭ ያገኛል። አንደኛ መንግስትም ዝቅ በመቀጠልም ደግሞ ህዝቡ ቢያንስ በስራ ሲለፋ ሰንብቶ ለተወሰነ ጊዜ የተለያየ ነገር ማግኘት ይችላል ማለት ነው። የተለያየ ለአእምሮም ለጤናውም አሪፍ ነገር የማግኘት አቅም ስላለው ይሄ ነገር ደግሞ በጣም ጥሩ ነው ብዬ አስባለሁ

አዎ ጊዜየን በአግባቡ ነው ምጠቀም። የተለያዩ ስራዎችን እሰራበታለሁ በጣም ሌይ ታይም ታይም የተለያዩ ነገሮችን በማድረግ ነው የማሳልፈው። ስለዚህ ጊዜየን በአግባቡ እጠቀማለሁ በቀን ውስጥ ማከናውናቸው ነገሮች አቅዳለሁ እነዚህን ያቀድኳቸውን ነገር ደግሞ አንድ በአንድ ሁሉንም እንዲሳኩ የተቻለኝን ነገር አደርጋለሁ። ስለዚህ እኔ ባለኝ ልምድ ጊዜየን በአግባቡ አስተዳድራለሁ እጠቀማለሁ ብዬ አስባለሁ

የቴክኖሎጂ ችግር ሲያጋጥመኝ የማያደርገው አንደኛ ችግሩን ለመረዳት እሞክራለሁ። ዩቲዩብ ላይም ሰርች አደርጋለሁ። ወይም ከተለያየ ሰው ጠይቅና ችግሩን ለመረዳት እሞክራለሁ። ከዛ ችግሩን ለመረዳት በምሞክር ሰዓት ሰርች የማደርገውን ነገር መርጥና ዩቲዩብ ጋር ሰርች አድርጌ የተለያዩ ቪዲዮዎች አያለው። ቪዲዮዎችን አይና በቃ ቪዲዮ ከእኔ ችግር ጋር በጣም ግልጽ የሆነ ግንኙነት ያለውን እመርጥና ያንን ግንኙነት ያለውን ችግር ወስጄ ከእኔ እንትን ጋር ይሄዳሉ ወይ አንድ አይነት ነው ወይ ችግሩ የሚለውን ካየሁ በኋላ ያንን ችግር እየተከተልኩ ለማስተካከል ሞክራለው። ነገር ግን ለማስተካከል በመሞከርበት ሰዓት ችግሩ ከዚያኛው የባሰ የሚሆን ከሆነ እንዳይበላሽ ሌላ ደግሞ ጭማሪ ነገር እንዳላደርግ ባለውበት ለመቆየት እሞክራለሁ። ከዚያ ውጪ ግን ጥሩ ነው ብዬ የማስበው። ያዩት ቪዲዮ ቀለል ያለ ለመንገድ መስሎ ከታየኝ እሞክረዋሁ ሞክሬው የማይሆን ከሆነ ግን በዘርፉ የተሻለ ሙያ የለው የምለው ሰው ጋር መውሰድ። ከዛ እሱን እንዲያይ አስተካክለው ማድረግ የኔ ስራ ይሆናል ማለት ነው።

ከዚህ በፊት በመንገድ ላይ ምግብ እገ ነበረ። ለምሳሌ የተጠበሱ ሳምቡሳ ምግቦች ሳምቡሳ ይሄ እርጥብ እገዛ እጠቀም ነበር። ነገር ግን ሰውነቴ ኪሎ ጨምሮ ስልሳ ዘጠኝ ገብቼ ነበር የሆነ ወቅት ከዚያ በኋላ መጠቀም አቆምኩ። ምክንያቱም የተጠበሱ ምግቦች እና መንገድ ላይ የሚሸጡ ምግቦች አላግባብ በዘይት ስለሚጠበሱና ጥራታቸውን የጠብቁ ስለማይሆኑ ብዙም መጠቀም አቁሜ ነበር። ምክንያቱም ፋት ካሎሪን እየጨመሩ ወደ ጉዳት ስለሚዳርጉ ያን ያህል መጠቀም አስፈለጊ ነው ብዬ እምነት ስለሌለኝ ለተወሰነ ጊዜ አቁሜው ነበር ማለት ነው። ስለዚህ አሁን ላይ እየተጠቀምኩት ያለ ኖርማል ፕሮቲን ያለበት ምግቦችን ነው። ለጉልበት፤ ለሰውነትም ጥሩ የሚሆነው ምክንያቱም መንገድ ላይ አብዛኛው የምንገዛቸው ምግቦች የታሸጉ ምግቦች ጥራታቸውን የጠበቁ አይሆኑም። ሌላም ችግር የጎንዮሽ ጉዳት ስለሚያመጡ ለኔ በአሁኑ ወቅት ተመራጭ ናቸው ብዬ አላስብም። በዚህና በመሳሰሉ ችግሮች ምክንያት መንገድ ላይ ምግብ እየገዛሁ አይደለም። አንዳንድ ሰዎች ግን መንገድ ላይ ምግብ በመግዛት ሁሌ የሚበሉ የሚመግቡ አሉ። ይሄ በሚሆንበት ሰዓት ደግሞ ጉዳቱ በጣም አለው ብዬ ነው የማስበው። ምክንያቱም የተጠበሱ ምግቦች ከእንክብካቤ ጉድለትና እና ከተለያዩ ችግሮች ምክንያት በደንብ በጽዳትም ስለማያጠበሱ አንደኛ ሲቀጥል ደግሞ ጥሩ የሆነ ያስተሻሽግ እንትን ስለማይኖራቸው ጉዳት ሊያደርሱ ይችላሉ ብዬ የወሰድኩት የራሴ ጥናት ነው። ነገር ግን አንዳንድ ሰዎች በዘፈቀደ ይሄንን እየጣሱ የሚጠቀሙ ሰዎች አሉ። ያው በእርግጥ ጉዳት ሲደርስ ነው ይሄን ነገር ልናውቀው የምንችል ጉዳት እስካልደረሰ ድረስ ድረስ ስለማይገባን ለመርዳት አንችልም በተለይ ደግሞ እንደዚህ የታሸጉ ምግቦች ሲባል ካሎሪን በጣም ከመጠን በላይ ያለባቸው ምግቦች ለጉበት ስብም ሊያገልጡን ይችላሉ እንደውም ከእድሜያችን ውጪ ልናረጅ ስለምንችል ይህንን ነገር ብናስተውል ጥሩ ነው። ብንተወው ጥረ ነው ብዬ አስባለሁ አሁን ላይ ባለንበት ሁኔታ እንደዚህ አይነት ምግቦችን ባንመገብ ለወጣቱ ይህንን ማስተላለፍ እፈልጋለሁ ሲቀጥል ደግሞ እነዚህ ምግቦች መሰረታቸው ከየት እንደመጡ በፋብሪካ እንዴት ተቀናብረው እንደሚመጡ በቂ መረጃ ስለማይኖረን፤ ለጉዳት ይዳርገናል ማለት ነው። ስለዚህ እኛ ማሰብ ያለብን ይህንን እንዴት ጤናችንን ጠብቀን ራሳችንን ሳንጎዳ ምን አይነት ምግቦችን መጠቀም አለብን። በርግጥ የምግብ አይነቶች አሉ ጥሩ ሆነው በመንገድ ዳር የሚሸጡ ነገር ግን አብዛኛው ወደ ጉዳት የሚያመዝን ስለሆነ መጠቀሙ ጥሩ ነው ብዬ እንደ እኔ አላምንም። ስለዚህ ይሄን ታሳቢ ብናደርግ ብዬ አስባለሁ። ከዛ ያው እያንዳንዱን የሚገባውን ነገር ብናደርግ ማለት መጠቀም የሌለብንም ባንጠቀም መጠቀም ያለብንን ብንጠቀም ብዬ አስባለሁ እና አመሰግናለሁ።

አዎ የሰራ ግምገማ አደርጋለሁ አንዳንዴ አልፌ አልፌ የሰራዉትን ነገር። እንዴት እየሄደ ነው ብዬ ወይ በወሩ መጨረሻ ሊሆን ይችላል ወይ በየ ስድስት ወሩ? የሰራዉትን ነገር ነው ከያዝኩት ማስታወሻ አንፃር እያየሁ ግምገማ እደርጋለሁ ማለት ነው። ያው ግምገማ ማድረግ ጥቅሙ አንዳንዴ በደንብ ጎልቶ ላይታየን ይችላል ለምናደርገው ነገር። ነገር ግን ግምገማ አደረግን ማለት ያ ነገር። በጥሩ ሁኔታ በምንፈልገው መንገድ ለስኬታችን እየሄደ ነው ወይስ ከምናስበው ውጭ ሆኖ እየሄደ ነው የሚለውን ነገር በደንብ አድርገን ማየት ያስችለናል። ስለዚህ በምን ስራው ስራም ይሁን በተለያየ ነገር ግምገማ ማድረግ ጥሩ ነው ብዬ አስባለሁ። ግምገማ በምናደርግበት ሰዓት አገማገማችን አንደኛ ያሳለፍነውን ነገር በስነ ስረአቱ ያእያንዳንዱ የቀን ተቀን ዉሏችንን መዝግበን ከጨረስን በኋላ። ምን ያህል በፐርሰንትም ሊሆን ይችላል ወይም ያለውን አጠቃላይ ስኬት ምን ያህል ከታሰበው ጋር በፐርሰንት አነጻጽረን ምን ያህል ሰርተናል የሚለውን እናያለን። ይሄን በምናይበት ጊዜ የተለያዩ ነገሮችን ማሰብ ሊኖርብን ይችላል። አንደኛ ትልቅ የሆነ ግምት መስጠት የለብንም። ማለት ለነገሩ በጣም ትልቅ የሆነ ግምት እየሰጠነው በመጣን ቁጥር የመሳካት እድሉ ስለሚቀንስ እንዴት ነው ነገሩ? ትክክለኛ ነው ወይ ይሄን ያህል ግምት እንሰጠዋለን ወይስ ቅልል አድርገን ነው ማየት የለብን የሚለውን። በመጀመሪያ ደረጃ እንገመግማለን ሲቀጥል ግን ያንን አይተን ያ ነገር እንዴት ነው ያለው ሪሌሽን ግንኙነቱ ግምገማው ከኖርማል ከእቅዳችን ጋር ከፕላናችን ጋር ምን ያህል ነው ዝምድና ያለው የሚለውን ማየት ይገባናል። እሱን ካየን በኋላ ወደ ውሳኔ እንገባለን ማለት ነው

የወተት ተዋጾው ወዳለው የምወዳቸውም አይብና ወተት ነው። ያው እኛ እርግጥ በቤታችን ውስጥ የላሞች ከብቶች የሉንም ነገር ግን ወተት በስኳርና ተፍልቶ በስኳር በዳቦ በጣም የምወደው ምግብ አይነት ነው። ነገር ግን ከዚህ ውጪ ሌላ ምናምን ያህል አያዩም። ሌላ የቅቤ ነገሮችን ግን አልወድም። ያው እንደየሰው የሚወዳል አንድ ጓደኛ አለኝ ሙሉን አይነት ምግብ የሚወዳል ነገር ግን እንደራሴ ደግሞ ያን ያህል ሁሉንም የምወድ አይነት ሰው አይደለም። እኔ ስለዚህ እንደየሰው ይለያያል ማለት ነው። ምክንያቱም አንዳንድ ሰው በልጅነቱ አስተዳደጉን ለምዶ ያደገ ሊኖር ይችላል አንዳንዱ ደግሞ ያን ያህል ልምድ የሌለው ሊኖር ይችላል። ስለዚህ እንደ እየልምዳችንና እንደ እየአስተዳደጋችን የምንወደውን ይለያያል ነው። ነገር ግን እኔ ዋነኝነት ወተት ለአጥንት ግንባታና ለ በውስጡ ፕሮቲን ስላለው ለሰውነታችን በጣም አስፈላጊ የሆኑ ንጥረ ንጥረ ነገሮችን ስርያት ምሳሌ ካልሼም የመሰሰሉ ነገሮችን ስለያዘ ለጥርሳችን እድገት ለአጥንታችን እድገት ተበጣም ወሳኝነት ሚና ስላለው በተለይ ህፃናት ይህንን ወተት መጠቀማቸው ጥሩ ነው። ነገር ግን ወተት ሲባል አብዛኛው የሚገዘው ወጥት ውሃ ስለሚጨምሩበት ያን ያህል ጥራቱን የጠበቀ ባይሆንም ግን ዝም ብሎ አለመጠቀም ያው ያንን መጠቀም የተሻለ ነው ብዬ አስባለሁ። ስለዚህ በደንብ በርትተን ሰው እንዲጠቀም ብናደርግና ብንመክር ጥሩ ነው ብዬ አስባለሁ። እና የወተት ተዋጾችን በእንደዚህ አይነት መልኩ ነው እኔ የምጠቅም ሌላ የሚጠቀም ሰውን በእርግጥ ይኖራል። ላይ ራሱ የሚጠቀምበት የራሱ የሆነ ምክንያት ሊኖረው ይችላል። አንዳንዴ ደግሞ ሰው ጭራሽ የማይወዱት ጭራሽ የማይወድ ወተት ተዋጾ። ነገር ግን እሱን ነው አለመውደድ ማለት በጣም ጉዳት ያለው ምክንያቱም በቀላሉ ልናገኛቸው የምንችላቸውን ቫይታሚን ነገሮችን ካልሽም ማግኘት ስለማንችል አንዱ ጉዳት ሆኖ ብዬ አስባለሁ። ስለዚህ መጠቀሙ የተሻለ ይሆናል ብዬ አስባለሁ። እንደኔ ስለዚህ እንዴት መጠቀም እንችላለን? ስንጠቀም አንደኛ ከቻልን ከቻልን የውተት ተዋጾችን የምንገዛበት ሰው ታማኝና ደህና የታወቀ ቦታ ምን ይሻላል? ምክንያቱም አብዛኛውን ሰዓት ልንጠቀም ስናስብ የምንገዛው የምንጠቀምነት ቦታ ይወስነዋል ውሃ የተለያዩ ነገሮችን ስለሚቀላቅሉበት ማለት ነው። ስለዚህ ይሄን ታሳይ ማድረግ ጥሩ ነው ብዬ አምናለሁ

ያው ሹራብ ለመስፋት በመጀመሪያ ደረጃ የሹራብ አሰፋፍ ወይም የተለያዩ ሙያዎችን መልመድ ይጠበቅብናል። ከመሰረታዊ የነገሩ ከልብስ ስፌት ማሽኑን እንዴት መጠቀም አለብን ከሚሉ ተነስተን ብዙ ነገር መረዳት አለብን። ነገር ግን እንዲሁ ሳንረዳ ዝም ብለን ልብስ ፊት ማሽን እንስራ ብለን ብናስብ ከበድላለን ምክንያቱም። ያንን ለማማ ለማግኘት እና ያንን ለማሟላት የተወሰነ መስፈርቶችን ለማሟላት ስለሚከብደን። ምክንያቱም እንዴት እንደምትሰፋ ማሽኑ እንዴት እንደምትሰራ ሳናውቅ ለመስፋት ብንል ሌላ አዲስ ችግር ነው የሚፈጥርብን ስለሚችል። ያንን ለማወቅ ደግሞ በቂ ስልጠና መስልጠን አለብን። ለምሳሌ አንድ የማውቀው ልጅ የቤተሰቦቹ ኖሮ የቤተሰቦቹ የልብስ ሱቅ አላቸው ስፌት የሚሸጡበት እዚያ በመሰልጠን እና ከአባቱ ጋር በማየት በተለያየ ቀን እዚያ በመሰልጠን። ብዙ ነገር ቀስሞ ምናምን አሁን ላይ የራሱን ከሰለጠነ በኋላ የራሱን ሱቅ ከፍቶ ሽራቦችን የተለያዩ ነገሮችን መስራት ችሏል ማለት ነው። ስለዚህ እንዲሁ ዝም ብሎ ሹራብ በቀላሉ እንደዚህ እንደ ትርፍ ጊዜ ስራ ወይም እንደ ተለያየ ስራ በቀላሉ ሊመጣ የሚችል ነገር አይደለም ማለት ነው። ስለዚህ ይሄ የሚዳብር ክህሎትም የሚጠይቅ ነገር ነው። እንዴት ነው ክህሎትን የምናዳብረው ብለን ስንጠይቅ? ደግሞ አንደኛ ፍላጎቱ ካለን በኦንላይን በኢንተርኔት መለማመድ እንችላለን። ነገር ግን በኢንተርኔት ስንለማመድ አንደኛ ቀጥታ ደግፎ የሚያሰለጥንና አሰልጣኝ ስለማይኖር ተጽዕኖ ይኖረዋል። ሁለተኛ ደግሞ በደንብ እንደ በአካል እንደምንማረው ይሆንልናል ብዬ አላስብም። ስለዚህ እነዚህ ችግሮች እንዳሉ ሆኖ በአካል ደግሞ መማር የማንችልበት የርቀት የቦታ ርቀት ሁኔታ ሲኖር ጥሩ ነው። ነገር ግን በቅርብ በምንማርበት ጊዜ እያለ አንዱን ነገር ከነ መሳሪያው አጠገብ ጀምሮ በአካል እንደው እየተከታተለ ስለሚያሰለጥነን ያደግሞ እኛ ላየ ያን ያህል የባሰ ተተፅዕኖ አያመጣም። ምክንያቱም በጣም ብዙ ችግር ስለማያስከትል። ያ ደግሞ ማለት ለኛ አሪፍ ነገር ተጠግተን እያየን ሁሉንም ነገር መሰልጠንን ስለሚንችል ጥሩ እይታ ስለሚኖረን ያን ያህል ችግር አይፈጥርብንም ማለት ነው። ስለዚህ በአካል ለመሰልጠን ደግሞ የትዳዩ አሰልጣኞች ስራ ወን ብለው እንደ ስራ ይዘው ቁጭ ብለው የሚሰሩ ስላሉ እነሱ ጋር ተጠግተን መሰልጠን እንችላለን ማለት ነው። እንዴት ነው እነሱን የምናገኛቸው? በተለያየ ስለ የሰለጠኑ ሰዎችን በማማከር እንዲሁም ልምድ በመውሰድ እና የራሳችንን ብራንድ ወደፊት በመገንባት ይህንን ነገር ማሳደግ እንችላለን። ብራንዱን ለመገንባት ደግሞ እኛ ተነሳሽነት በጣም ወሳኙን ሚና ይይጫወተዋል። እኛ ያለን ተነሳሽነት ለነገሩ ያለን ጥቁረት የሚለውን እያየን እየጨመርን የሚሄድ እንችላለን ማለት ነው። ስለዚህ እንዴት ነው? ያለን ላነገሩ ያለን ትኩረት እንዴት ነው እንዴት መጨመር እንችላለን? ጋር የተለያዩ የማንነት ግንባታ ትምህርቶችን በመውሰድ ራሳችንን ማዳበር እንችላለን። ተስፋ ባለመቁረጥ የተለያዩ ጥናቶችን በማድረግ እንዴት ነው ስኬት ላይ የደረሱ ያ ሰው የሚለውን በማየት ጥሩ ደረጃ በድረስ እንጂ ያንን ሰው ደግሞ ለማግኘት ግዴታ በአካል መኖር ላይ ይጠበቅበት ይችላል። አንድ በዚያ ዘርፍ ያለ ደህና የተለወጠ ሰው የምንለው ከኢንተርኔትም ይሁን ከተለያዩ ቦታ ከመጽሐፍ ተከትለን ስቂት ላይ ለመድረስ የሚያስችሉ ነገሮችን በማጥናት ሰውየው ደረጃ ላይ መድረስ ይቻላል ማለት ነው። ዞሮ ዞሮ ያለንን ሀይል ተጠቅመን መሷትነት በመክፈል ለነገሩ ቅርብ እየቀረብን ስንመጣ ብዙ ነገር ማድረግ ስለምንችል ያ ደግሞ እኛ ሳንፈልገው ወደ ስኬት ይወስደናል ማለት ነው። ስለዚህ የይህ ክህሎት ሚጠይቅ ነገር ስለሆነ በአንዴው በቀላሉ የሚደረግ ነገር አይደለም። ያን ደግሞ ለማድረግ ግዴታም ታይም ወስዶ ማየት ያስፈልጋል። በደንብ በደንብ ተከታትሎ እያንዳንዱ ነገር መስራት ያስፈልጋል ማለት ነው። ስለዚህ ይህንን እያደረግን በመጣን ቁጥር ሁሉ ነገር እየገለለን ይመጣል። ሁሉን ነገር መስራት እንችላለን። ያ ማለት ደግሞ የራሳችንን ቦታ ገንብተን ማሳደግ እንችላለን ነው አመሰግናለሁ።

በልጅነቴ የኖርኩት እንደ አፍሪካዊያን ወጣት እንደ አፍሪካውያን ልጅ ተወላጅነቴ መጠን እንደ አፍሪካውያን ተወላጅነቴ መጠን በአፍሪካውያን የምንኖር አብዛኞቹን ማህበረሰብ የኑሮ ጣረው ዝቅተኛ የሚባል ነው። ይሄ ኑሮ ጣሪያ ዝቅተኛ በመሆኑ አኗኗራችን ከእለት ወደ እለት ከእጅ ወደ አፍ ነሆነ አናናር ነው የምንኖር። ያ ማለት ደግሞ ከምንበለውና ከምንጠጣው እንደውም ከመጠልያ አልፎ ሌላ ነገር ለማድረግ የማያስችል አይነት ኑሮ ነው የምንኖር። ይህንን ኑሮ እየኖርን እያለ ብዙ ነገር ማድረግ እጥረት ውስጥ እንገባለን። ያ ማለት በሌሎች ያዓለም ሀገራት አሁን በ ሃያ አንደኛው ክፍለ ዘመን የምንጠቀመው የሚጠቀምበት የመጠለያ ሁኔታ ብዙ ነገሮችን ያማከለ ነው። ምሳሌ በቤት ውስጥ የሚሰሩ የተለያዩ ጌጣጌጦችን ጨምሮ በቤት ውስጥ ሻወር አለ ውሃ ሙሉ ነው ነገር ግን ወደ አፍሪካ ስንመጣ አይደለም ወደ ጌጥድን ደርስ አብዛኛው ማህበረሰብ ቤት ለማግኘት በጣም ከባድ ነው። ምክንያቱም አንደኛ ማህበረሰቡ በጣም የወሊድ መጠኑ በጣም ከፍተኛ ስለሆነ እንደ አውሮፓውያ እንደ አሜሪካን የመውለድ መጠን ዝቅተኛ ስላልሆነ የህዝብ ብዛት አለ የህዝብ ብዛት ሲኖር ደግሞ ያንን የህዝብ ብዛት ለማቻቻል ሲባል የሆነ ነገር እጥረት ይኖራል። ያንን ጥረት ማፍታት የምንችለው ደግሞ እንዴት ነው ብለን ስንመጣ የህዝብ ቁጥር መቀነስ ነው በርግጥ የህዝብ ቁጥር መቀነስ ከሃይማኖት ጋር ያለው አሉታዊ ነገር ቢኖርም ህዝቡ እንደዋነኝነት ህዝቡ መጨመር ሁሉ አንደ ዋነኝነት ጠላት ሆኖ የሀገርን እያዳየ ይመጣል ማለት ነው። ምሳሌ አስር ሰው ቢኖር አንዳንድ ቤት መድረስ ቢችለው ነገር ግን መቶ ሶስት ሲኖር ያንን አስር ቤት እንዴት አደርግ ለዚያ ሰው ማከፋፈል እንችላለን ያንን መከፋፈል ስለማንችል በጣም ውስብስብ የሆነ ነገር ውስጥ እንገባለን። ያው ውስብስብ ነገር ደግሞ ለብዙ ነገር ይዳርጋል። ለምሳሌ እንበል በአደጉት ሀገራት ላይ የሚኖር ማንኛውም ማህበረሰብ ንጹህ የሆነ አየሮችን እየተቀበለ የቤቱ አሰራሩን ብንወስድ እንኳን ከጭቃ የሚሰራ በዚህ ክፍለ ዘመን ከአፍሪካ ውጪ አለ ብዬ አላምንም። ምክንያቱም አፍሪካውያኖች ብዙ ማቴሪያል ከማጣታችንና በኢንዱስትሪያል ወዶች ከማውጣታችን ባለፈ ከውጭ የምናስገቡ ጋር ደግሞ ውድ በሚሆንብን ሁኔታ ቢታችን ከጭቃ አልፎ እንዴት ለምሳሌ ለማድረግ በጣም ይከብዳል። ስለዚህ ይሄ አንዱ ችግር ሆኖ ይነሳን ማለት ነው። ይሄን ችግር ደግሞ ለመፍታት እኛ አፍሪካውያን ጠንክረን መስራት አለብን ብዬ አምናለሁ። ጠንክረን በምንሰራበት ሰዓት ደግሞ ብዙ ነገሮች የተስተካከሉ ይመጣሉ ብዬ አምናለሁ። እንደዚህ አይነት ነገሮች ለማስተካከል ደግሞ ግዴታ የህብረተሰቡ ብቻ እንትን ላይኖር ይችላል የህብረት ነው ብቻ ልፋት ላይሆን ይችላል። ምክንያቱም የመንግስት ልፋት ሊሆን ይችላል የአንድ ሰው ብቻ ልፋት ላይሆን ይችላል ማለት ነው። ስለዚህ ተባብረን ይሄን ነገር ወደ ትልቅ ደረጃ ማድበስ ይገባናል ማለት ነው። ያንን ካደረግን በሀገራችን መኩናትና እኛ አፍሪካን ለሀገራችን መድረስ እንችላለን። ስለዚህ በልጅነት የምንኖርበት የአብዛኛው እንደ አፍሪካውያን ማህበረሰብ ቤት በጭቃ የተሰራ ውስጡ በ በከብቶች ስዳር እየተለቀለቀ በዚያ ቤት ነው ስንኖር ያደግንም መብራት እንኳን በሌለበት ነዳጅ እየተጠቀምን ነበር። ያደርን በሃያ አንደኛው ክፍለ ዘመን በዚህ ዘመን አለም ሌላ ደረጃ በደረሰበት ዘመን እኛ አፍሪካውያን ግን በእንደዚሁ አይነት መልኩ እንኖራለን። ስለዚህ ይሄ አንድ ወደኋላ የሚያስቀረን ችግር ነው። ይሄን ችግር በጋራ ለመቅረፍ እኛ አፍሪካውያን በአንድ እምነት መነሳት አለብን ብዬ አስባለሁ። በርግጥ የአፍሪካን ብቻ ላይሆን ይችላል ደሃ ሀገር የሚባሉት በሙሉ ይህንን አይነት ስትራቴጂ ቢጠቀሙ እመክራለው። እና ስለ ተሰጠኝ ደቂቃ ሰዓት አመሰግናለሁ። በጣም ነው የማመሰግነው

ያው እኔ እሰራለሁ ብዬ የነገርኩኝ ትምህርት ስለሆነ ስናገር የነበረው አሁን ላይ ትምህርት እንዴት ነው አድካሚ ነው ወይ ወይስ አያደክምም የሚለውን ነገር አብረን እንገመግማለን ኢትዮጵያ ውስጥ የትምህርት ጥራቱን ብን ስናይ ከእኛ ስራ ጋር እኛ ካለንበት እኔ ካለሁበት አንፃር ስናይ አድካሚ ነው ምክንያቱም አድካሚ የሆነበት ምክንያት እንደ ድሮ መምህራንም ለትምህርት ጥሩ ፍቅር ኖሯቸው አያስተምሩም ተማሪውን በዚያው ልክ ለትምህርት ያለው ፍለጎት ቀንሷል ምክንያቱም የራሴን ስራ እሰራለሁ ትምህርትን በማሳነስ ለገቢ ምንጭ ብቻ ማስገኛ አድርጎ በመረዳት ትውልዱ ወደኋላ ቀርቷል ይሄን ትውልድ ደግሞ ወደኋላ እንዲቀር ካደረጉ አንደኛው ምክንያት መምህራን በአግባቡ እኛ እየተደገፍን አይደለም ብለው የሚል እሳቤ ነው ምክንያቱም የደሞዝን ስነ ስርዓት ብናይ በኢትዮጵያ ውስጥ መምህር ዝቅተኛ ደሞዝ ነው የሚበላ ያ ዝቅተኛ ደግሞዝ ደግሞ ለእሱ መነሳት ወደ ኋላ እንዲቀር ያደርገውና ያለው ፍላጎት ለማስተማር አያገኝም ፍላጎት አያገኝም ያን ፍላጎት አላገኘም ማለት ደግሞ ትውልዱን ወደ እማይሆን ቦታ ይሰደዋል ትውልዱ ወደማይሆን ቦታ ገባ ማለት ደግሞ ለትምህርት ያለው ነገር ይቀንሳል ማለት ነው ያ ማለት በተዘዋዋሪ ትምህርት ስርዓቱ እየቀነሰ መጣ ስለዚህ አዲስ ስትራቴጂ እናወጣለን በማለት አዲስ ስትራቴጂ መተግበር ጀመረ ያ ስትራቴጂ ግን ህዝቡን ጥሩ ደረጃ የሚያደርስ አይደለም ያ ማለት ተማሪው ከታች ከታች ክላስ በደንብ ያልመጣውን ስድስተኛ ሰባተኛ ክፍል ሲደርስ ና መቶ አምጣ ወይም ሁለት መቶ አምጣ ተብሎ ቢጠየቅ ያንን ማሳካት አይችልም ምክንያቱም በሂደት እየገነበው የመጣው ነገር ስለሌለ ያንን ማሟላት ሲያቅተው የትምህርት ስርዓቱን እንደ አጠቃላይ ይጠለዋል ስለዚህ እኛ ዩኒቨርሲቲ ገብተን እየታገልን መምህራኖች የተማሪን ችግር አይረዱም ምክንያቱም መምህር አንዳንዴ የእውቀት አባት ነው መንገድ ይመራል ነገር ግን መንገድህን የሚያስት ከሆነ ይሄ መምህር ሊሆን አይችልም ማለት ነው ምሳሌ እኛ በምንፈተንበት ሰዓት ለፍተን በደንብ አንብበን ግን ከፈተናው ጋር ጭራሽ የማይሄድና ሊያስተምረን እንደዚህ የማይችለውን አይነት ፈተና ያመጡብናል ምክንያቱም እኛ በለፋነው ልክ ደግሞ ወጥተህ እያስመዘገብክ ካልሄድክ የትምህርት ትርጉሙ ይጠፋብሃል የትምህርት ትርጉሙ ጠፋ ማለት ደግሞ ለትምህርት ያለህ አቀባበል ይቀንሳል የሚመጣውን ትውልድ ያን ያህል ለትምህርት ኬር እንዳይሰጥ መንገዱን እንዘጋበታለን ስለዚህ እኛ ተደስተን ሌሎችን እንድናስደስት እየሆነ አይደለም ያው ትክክል ነው በርግጥ ተማሪው መስራት አለበት ነገር ግን በዚህ መልኩ አይደለም ከጎኑ ሳይለዩ ትሪት በማድረግ እንዲጨምር ማድረግ ግሬዱን እንዲያስተካክል ማድረግ እንጂ በአንድ ጊዜው እየቀጡ እንደዚያ ማድረግ ተገቢ ነው ብዬ አላስብም ስለዚህ ይህን ነገር ለማስተካከል ከእኛ ምን ይጠበቃል? ከእኛ የሚጠበቀው ቢያንስ ታናናሾቻችንን በመርዳት ታናናሾቻችንን ትልቅ ቦታ እንዲደርሱ ለትምህርት እንዲሁም ፍቅር እንዲኖራቸው በማድረግ ወኔያቸውን ማነሳሳት ነው ያንን ለማድረግ ደግሞ በርግጥ ለኛም ሰዓት ያስፈልገናል አዲስ እንደወጡ ፕላን ከሆነ ወጥተን የማገልገል ጊዜ ስለሚኖረን በዚያ ሰዓት በርግጥ መጠቀም እንችላለን ነገር ግን ያ ደግሞ ሌላ ጊዜ ማባከን ሊሆን ይችላል ምክንያቱም ከወጣን በኋላ መንግስትም ይህን አስቦ ጥሩ ሁኔታ ላያመቻችልን ይችላል ስለዚህ አሁንም ያ ዘመን ባለበትና ተማሪ በሆንበት ደረጃ በጣም አድካሚ ነው የሚል ሀሳብ አለ የስራችን ማለት ነው ምክንያቱም የደከምክለት ነገር ውጤት እያመጣ ካልመጣ ያ ነገር ወደ አሰልችነት ይሄድና ስልችነቱ ደግሞ ወደ አድካሚ ይሄድና ለዚያ ነገር መልፋት የሆነ ነጥብ ደግሞ ማቆሙ አይቀርም ስለዚህ ድካም ብቻ ነው ብለህ ያንን ነገር ወስነህ ልተወው ትችላለህ ያንን ነገር ለመፍታት ደግሞ ምን ይጠበቅብናል? አልገኝም ያንን ለመፍታት እኛ ማድረግ ያለብኝ ምንድነው ድካም ድካሙንስ ማስተካከል የምንችል በምንድነው በሚለው ሀሳብ በደንብ እንሰራለን ያን ሀሳብ ከሰራን በኋላ ጥሩ ጥሩ ነገሮችን እያሰብን

ማሰላሰል ጥቅም እንዳለው አውቃለሁ እንዲሁም ለማድረግ የተዘጋጀው ነው ራሴን እያዘጋጀው ነው። ነገር ግን የነሀሴ አስተዳደግም ሁኔታ ሊሆን ይችላል። የተለያየ ችግር ከራሴ ተፈጠረ ችግር ያንን ነገር በደንብ እንዳላደርገው ግፊት እየፈጠረብኝ ስለሆነ የማንሰላሰልም አቅሜን ዝቅ አድርጎታል ብዬ አምናለሁ። ነገር ግን ማንሰላስል ማለት በጣም የአእምሮ አድማሳችን የሚያሰፋ ነገር ነው። ሰው ባንሰላሰለ ቁጥር ብዙ ደረጃ የአእምሮ ሌቭል ከፍ እያለ ይመጣል ደረጃው እያደገ ይሮጣል። ስለዚህ መጽሐፍ አንብበን ካንሰላስልን እንዲሁም የተለያዩ ነገሮችን ሰምተን ስለዚያ ነገር ማሰብ በደጋገምነው ቁጥር ያ ማንሰላሰል ይባላል። ያ ማንሰላሰል ደግሞ ወደ አእምሮአችን ውስጥ ገብቶ የተለያዩ ነገሮችን ፈጥሮ አእምሮአችን የሆነ ነገር ሌቭል እንድንደርስ ያደርጋል። ነው ስለዚህ ማንሰላሰል ማለት በጣም ትልልቅ የሰውን ልጅ የተሰጠው መሳሪያ ስለሆነ ማንሰላሰል አቅማችንን እኛ ልንጠቅም ይገባል ብዬ አስባለሁ። እንዴት ማንሰላሰል አቅማችንን እንድምንጠቅም እንችላለን? የማንሰላሰል አቅማችንን ለማዳበር እኛ የብቸኝነትን እንትን መጋፈጥ አለብን ምክንያቱም አንዳንዴ ለብቻ የሚሰጥበት ነጻነት ወደ ማንሰላሰል ያደርሰናል ማለት ነው። በርግጥ አሁን ላይ የሶሻል ሚዲያ የተለያዩ ያለው አማራጭ በሙሉ አንድናንሰላስል አይፈቅድልንም። ራሳችንን እንድናይ ወይም የሆነ ቦታ ትኩረት አድርገን እንድንቀመጥ አያደርገንም ይህንን እንዴት እናስተካክላለን? ይህንን የምናስተካክለው እኛ የምንጠቀመውን አጠቃቀማችንን የሶሻል ሚዲያውን አጠቃቀም የተለያየ የምንጠቀመውን ነገር በመጠኑ ማድረግ አልብን ወይም በታቀደ መልኩ በወጣለት እቅድ መሰረት መጠቀም አለብን። ምክንያቱም ማንሰላሰል የሚጀምረው ምንም ነገር ሳይዙ ብቻን ተቀምጦ ስለሆነ ነገር በማሰብ በዚያ ውስጥ ነው ማንሰላሰል ሊገልጥም የሚችለው ማለት ነው። ስለዚህ ይሄን ለማድረግ ደግሞ የማንሰላሰል አቅማችንን ሊያጥፉ የሚችሉ ነገሮችን ከእኛ በማራቅ እንዲሁም ፕሮግራም ሆኖ መቆጣጠር የምንችላቸው ነገሮች በመቆጣጠር ማስተካከል ይቻላል። እንዴት እናስተካክላለን? ለምሳሌ የሆነ መጽሐፍ አነበብኩ ከዚያ ካነበብኩ በኋላ ልዝናና ብዬ የሆነ ሶሻል ሚዲያ ከፈትኩ ከዚያ በዚሁ ልቀር እችላለሁ ማንሰላሰል ያነበብኩትንም ላላስታውሰው እችላለሁ። ነገር ግን መጽሐፉን ካነበብኩ ለራሴ ጊዜ የጥሞና ሰጥቼ ስድስት ወይም ሰባት ሰዓት ከሞላኝ በኋላ ነው ስልክ የምጠቀም ብዬ በዚያ ሰዓት ውስጥ በጣም ትኩረት አድርጌ ወደ ራሴ ተመልሼ ማሰብ ስጀምር። የተለያዩ ነገሮችን አእምሮ እያንሰላሰለ በውስጥ በአእምሮዬ በውስጠኛው ክፍል እየጫነ ብዙ ነገር ማድረግ አቅሜን ይጨምረዋል ማለት ነው ያማለት ደግሞ የፈጠራ ክህሎታችንን ወይም በምንማረው ትምህርት ቤት የመያዝ አቅማችንን ይጨምርልናል ያን ጨመረልን ማለት ደግሞ ውጤታችን ከፍ ይልላል ውጤታችን ከፍ አለ ማለት። አሪፍ ስራና አሪፍ ተቀጣሪ እንድንሆን እንችላለን ከዛም አልፎ የራሳችንን ድርጅት ቢዝነስ ልንከፍት እንችላለን። ስለዚህ ማሰላሰል አቅማችንን መጨመር የሚያስችሉ ነገሮች ላይ ትኩረት አደርገን ብንሰራ ጥሩ ነው ብዬ አስባለው። አሁን የማንሰላሰላ አቅማችንን ሊጨምሩ የሚችሉ ሌላ መንገዶች ይኖሩ ይሆን አዎ አሉ። ምክንያቱም አንድ መንገድ ብቻ የሆነ ወይንም ወደ ጎልህ ሊያደርስ አይችልም። ብዙ ነገሮች ጥርቅም ነው ወደ አንድ ጎል ሊያደርስ የሚችል ስለዚህ እንዴት እንደዚህ እንደርስ እንችላለን ብለን ካሰብን? ብዙ መንገድ አለው ለማንሰላሰል። ሃይማኖታዊ ቦታዎች ላይ ለምሳሌ በገዳም ውስጥ መሄድ መንፈሳዊ መጽሐፎችን ማንበብ ወደ ማንሰላስል ደረጃ የደረሰን በመንፈሳዊ ወደዚህ ደረጃ ያደርሳሉ ተብለው የሚታስቡ ብዙ ነገሮች አሉ። ምሳሌ የመንፈሳዊ መጽሐፍ በማንበብ በዚያ ውስጥ ፈጣሪን መፈለግና በዚያ ተመስጦ ውስጥ በመግባት መደሰትና በዚያ ተነስተን ማንሰላሰል ውስጥ መግባት እንችላለን። ያ ማንሰላሰል ደግሞ እያደገ ደረጃው ሄዶ ለኛም እስከመጨረሻ ህይወታችን መሰረት ሊሆን ይችላል። ስለዚህ ማንዘላዘልን ለማሳደግ የምንጠቀመውን የማህበራዊ ሚዲያ አጠቃቀም እንዲሁም የተለያዩ እኛን ትኩረት እንዳናደርግ የሚያደርጉ ነገሮችን በመቀነስ ይህንን ማስተካከል ይቻላል። ብዬ አስባለሁ ስለዚህ ሁላችንም ይሄንን በማድረግ ትኩረታችንን እዚህ ነገር ላይ ማደርጋችንን እንዲሁም ማዘራስላችንን መጨመር አለብን